በመንገድ ላይ ምግብ እገዛለሁ በደንብ ነው የምገዛው። ምገዛው ግን እንትኑ የተለያየ ነው። ለምሳሌ በዘይት የተጠባበሱ ምግቦች ብዙም አይመቹኝም ጨጓራ አለብኝ እንደገና ደግሞ ንጹህ ዘይቱ ንጹህ ይሁን አይሁን የሆነ እንደ ማውቃቸው ልጆች ምናምን ካልሆነ ያገኘሁትን የተጠበሱ ምግብ ላይ እንትን የተጠበሱ በዘይት የተጠበሱ ነገሮች አልገዛም። ሌላኛው ግን የምገዛበት አጋጣሚ አለ ለምሳሌ ፋስት ፉዶችን የሚሸጡ ሰዎች አሉ እናቶች በተለይ እናቶች አቅም የሌላቸው ደካማ ሰዎች። ቤት የመከራየት እንትን ስለሌላቸው መንገድ ላይ ነው የሚሸጡት። ምግብ እና በቻልኩት አቅም እነሱን ሰፖርት ለማድረግ እንደገና ደግሞ ርካሽ ስለሆነ። ንጽህና ያላቸው እናቶች አሉ በንጽህና የሚሰሩ እና እነሱን እገዛለሁና። ሃምሳ ሃምሳ ነኝ ማለት ማልገዛቸውም ሰዎች አሉ መንገድ ላይ ማልገዛበትም ምክንያት አለ የምገዛበትም ምክንያት አለ። እና በዘይት የተጠበሱ ነገሮችን አልገዛም። ለምሳሌ ቦምቦሊኖ ቺፕስ። እዚህ ኢትዮጵያ የተለመደ ቃጠሎ የሚባል አለ። በድንችም የሚሰራ እነሱን እነሱን ዘይት የሚነካቸው ነገሮች። ተጠቃሚ አይደለሁም። ከዛ ውጪ የሆኑ ነገሮችን ግን በንጽህና ንጹህ ቦታ የመንገድ ላይ ሆኖ ንጹህ ቦታ የተቀመጡ እናቶች ምናምን አሉ እና እነሱን እገዛለሁ። ስለዚህ ሃምሳ ሃምሳ ነኝ የምገዛበት አጋጣሚ አለው የማልገዛበትም አጋጣሚ አለው

ቪዲዮ ጥሪዎችን አላደርግም አልወድም። አይደለም ቪዲዮ ጥሪዎች የቮይስ ጥሪዎች ራሱ አል ደስ አይለኝም እና። የቪዲዮ ጥሪ አላደርግም ምክንያቱም ውጭ ዘመድ የለኝም ዋትሳፕ የማወራው ዘመድ ቤተሰብ ጓደኛ የለም። እዚህም ቢሆን በሩቅ የምኖረው የሚኖሩ ስልካቸው የማይሰራ ሰው የለም። ስለዚህ ቪዲዮ ጥሪ ብዙ አልወድም ሲጀመር ረጅም ሰዓት ማውራት አልወድም። እና ቪዲዮ ጥሪ በፍጹም በፍጹም አላደርግም። ድሮ ድሮ ግን ስልክ ለመጀመሪያ ጊዜ ይዤ እያለ ሰዓት ግን ከጓደኞቼ ጋር በፊት እማቃቸው ሰዎች ምናምን ብቻ ብርቅ ስለሆነብኝ ያኔ። ቪዲዮ ጥሪ አደርግ ነበረ። ከዛ ከሆነ እሳት በኋላ ሰለቸኝ። እና አቆምኩኝ። ጠላሁኝ በቃ ቪዲዮ ጥሪ አስጠላኝ በዛ ላይ ደግሞ አስፈላጊ ወሬ አይደለም ማወራው ማወራው ወሬ ራሱ ማለት ነው። እና እስካሁን ድረስ አስፈላጊ ነገር እስካ አላጋጠመኝም። ውጭ አለ ቤተሰብም ዘመድም ስለሌለ። ቪዲዮ ጥሪ አላደርግም።

የስራ እድገት እየፈለክ ነው? አዎ ማንም ሰው ማደግ ይፈልጋል ማንም ሰው የተሻለ ገቢ ይፈልጋለ። የእድገት ሲኖር ነው ገቢ የሚኖረው እና እኔም እንደማንኛውም ሰው እፈልጋለሁ የምሰራበት እፈልጋለሁ። በቻልኩት አቅም ትናንትና ካለፈው ህይወት የተሻለ። ነገር ላይ እንዲኖረኝ ይፈልጋል የተሻለ ነገር በቃ የተሻለ ገንዘብ የተሻለ ህይወት የተሻለ አመለካከት የተሻለ ምንም ነገር። እና የስራ እድገት እፈልጋለሁ። በተለይ ስራ እድገት በጣም የሚያስፈልገኝ እና። ሁሉም ሰው እንደሚፈልገው እኔ የምፈነጋለሁ። ግን አሁን ምንም አይነት የስራ እንትን አይደለሁም ያለሁት የስራ መስራት ነው። እና ከዚህ በፊት ከከፈትኩት የተሻለ ነገር የስራ እድገት እንደሚኖረኝ አቃለሁ። ከዚህ በፊት የከፈትኩት ነገር አለ። ከዛ ድርጅት የተሻለ ከፍ ያለ እድገት እንደ መከፍት እግዚአብሔር ከፈቀደ ይሳካል ብዬ አስባለሁ። እና እዚህ በፊት የሰራኋቸው ሳይሆኑ ከዛ ከፍ ያሉ ነገሮች ወደፊት ከፍታለሁ አስባለሁ። እና ይፈልግ እኮ ነው እግዚአብሔር ከረዳኝ

በብዙ በህዝብ መካከል መሆን አይመቸኝም። ብዙ ሰው ያለበት አካባቢ መገኘት አይመቸኝም። በጣም ነው የሚጨንቀኝ የሰው ጫጫታ ይጨንቀኛል። ማለት ይጨንቀኛል ይሄ የአእምሮ ብሽተኞች አይነት። ጭንቀት ሳይሆን ጸጥ ያለ ነገሮች ነው የሚመቸኝ። ብዙ ጊዜ የማሳልፈው እንደዛ ነው። እና ብዙ ህዝብ ባለበት መካከል አልሄድም በቻልኩት አቅም ግዴታ ካልተፈጠረ። በዛ ማለፍ ግዴታ ወይ ደግሞ በዛ መሄድ ግዴታ ካልሆነ በህዝብ መካከል መሆን አልወድም። በተለይ በተለይ ሄድ ሰው በሚበዛበት ለገበያ አካባቢ የመጠጥ ምግብ ቤት አካባቢ ያሉ ቦታዎች ላይ አላዘወተርም። በቻልኩት አቅም ሰው በማይገኝበት ለምሳሌ አሁን ጠዋት ላይ የሰው ፍሰት በጣም ትንሽ ነው። እና ጠዋት ላይ ህዝብ ህዝብ ብዙ ህዝብ አይኖርም። ወደ ገበያ አካባቢም ሊሆን ይችላል ወደ ምግብ ቤቶች ወደ ምፈንገው ቦታ ለመሄድ። ቤተክርስቲያንም ሊሆን ይችላል ቤተክርስቲያንም አሁን ብዙ ሰው ባለበት ሰዓት መሄድ አይመቸኝም። እና በጧት መሄድ ሰው በማይኖርበት ወይም ደግሞ ምሳ ሰዓት ላይ ምናምን። እና የሰው ጫጫታ ብዙ የሚመቸኝም ሰው በብዙ ህዝብ መካከል መሆን አልወድም ማለፍ አልወድም። እና ከማይመቸኝ ውጭ ውስጥ ነው የህዝብ ብዛት

ዝናብ ሲዘምብ ምን ታደርጋለህ? ሚያ የማደርገው በጣም ብዙ ነው። ከዛ መካከል ዝናብ ሲይዘምብ በነገራችን ላይ በጣም ነው ደስ የሚለኝ። በጣም ያስደስተኛል። እና የማደርገው ነገር አንደኛ ሙቅ ነገር እሽ ሻይ የሚሆን ሌሎች ሾርባም ሊሆን ይችላል ብቻ ግን ሙቅ ነገር ይዞ። ፊልም ማየት ሊሆን ይችላል ሙዚቃ ማዳመጥ ሊሆን ይችላል እና እንደዛ ነገር አደርጋለሁ። ይሄው በጣም ወፍራም ልብስ ብርድ ልብስ ለብሼ እቀመጣለሁ። ከዛ ውጪ ደግሞ እተኛለሁ በጣም ነው እንቅልፌ የሚመጣው። እና ዝናብ ሲዘንብ እንቅልፌ በጣም ነው የሚመጣው። የሆነ ደስ ብሎኝ ነው የምተኛ የሚረብሸኝ ድምጽ የለም የዝናቡ ድምጽ ብቻ ነው የሚሰማኝ። እና ደስ ብሎ እተኛለሁ። ቅዝቅዝ ያለ ሰዓት ላይ ያለንበት ሀገርም ያለውበት አካባቢ ሞቃታማ ስንሆን ቅዝቅዝ ያለ አየር ነው የሚኖረው እና ደስ የሚያሰኝ እተኛለሁ። ዝናብ በሚዘንብበት ሰዓት እተኛለሁ ሙቅ ነገር እጠጣለሁ ፊልም አያለሁ። ረጅም ጊዜ ከሆነ የሚዘንበው እና ደስ ብሎኝ ነው የማሳልፈው። ወፍራም ልብሶችን ለብሼ ነው እንትን የምለው የማሳልፈው። አንዳንድ ጊዜ ደግሞ ውሃ እንቀዳለን። ውሃ ያው የ ለልብስ ጥሩ ነው ይላሉ እናቶቻችን የዝናብ ውሃ ጽድት ያደርጋል። እና ውሃ እቀዳለሁ። አንዳንድ ጊዜ

በመስመር ላይ ትምህርት እማራለሁ በደንብ እማራለሁ ይሄንም ትምህርት ይሄንም ስራ ያገኘሁት በመማሬ ነው መስመር ላይ በመማሬ ነው። ምክንያቱም መስመር ላይ ወይ ደግሞ ኦንላይን ላይ ምን አይነት ስራዎች ይሰራሉ? እንዴት ነው ማወቅ የሚቻለው? እንትን መሆናቸውን ሪል መሆናቸውን ወይም ትክክለኛ መሆናቸውን እንዴት ነው ፌክ መሆናቸውን? ማወቅ የምንችለው የሚለውን እና ብዙ ብዙ አይነት ትምህርት ተምሬያለሁ። መስመር ላይ እነዚህ የምርቃት አይነት ወይም መመረቅ ያለባቸው ትምህርቱን ከጨረሱ በኋላ መመረቅ ያለባቸው የመስመር ላይ ትምህርት ከሆነ ግን አልተማርኩም። እንደዚህ አይነት ትምህርት አልተማርኩም። በስራ ግን የሚጠቅመኝ በጣም ብዙ ትምህርቶችን በመስመር ላይ ወይ ደግሞ በኦንላይን ላይ እማራለሁ አሁን እየተማርኩ ነው። ከዚህ በፊትም እስከ ዛሬ እየሰራሁትም ይሄንንም ስራ ጨምሮ ያገኘሁት መስመር ላይ ተምሬ ነው። እና በመስመር ላይ መማር ጥሩ ነው። ያለ ክፍያ ነው። ምማረው በመስበር ላይ ሲሆን ያለ ክፍያ ነው በነጻነት ነው በማንኛውም ቦታ ስለሆነ ደስ ብሎኝ የተማርኩትም የጠቀመኝም ነው። ስለዚህ በመስመር ላይ ትምህርት እማራለሁ

በአካባቢያችን ድልድይ አለ በደንብ አለ። ብዙ ናቸው የትንንሽ ድልድይ የሚባሉ አሉ። ዝም ብለው ቦይ የሚሰራባቸው ወይ ደግሞ መሬቱ ወጣ ገባ ሆኖ እኩል ለማድረግ የሚሰራው አይነት ትልልይ አለ። ሁለተኛ ደግሞ እንትን ይሄ ወንዝ ወይም ደግሞ ወራጅ ውሃን የሚያቋርጥ ድልድይ አለና የኛ ያለውበት አካባቢ በጣም ትልቅ ወንዝ የአባይ ወንዝ የሚሻገርበት አለ። ትልቁ ወንዝ እና ድልድይ አለን እዛ ጋር እንደውም በቅርብ ነው የተመረቀ አንዱ ደስ የሚል ነው። የለንደን ምንድነው? ለንደን ነው የሚባለው ይሄ ትልቁ ድልኝ እንደዚህ አይነት ቅርጽ ያለው ነው። ደስ የሚል በማታ በጣም ነው ደስ የሚለው። እና የመጀመሪያው የኢትዮጵያ ትልቁ ድልድይ ተብሎ በቅርብ ነው ጠቅላይ ሚኒስተራችንን ያስመረቁት። እና እንደውም ፎቶ አልተነሳሁበትም በቀርብ ሄጄ እነሳበታለሁ። በዛው አጋጣሚ እና ትልቁ የሚያምረው ድልድይ ነው። በጣም ሰፊ ነው በጣም ብዙ መኪኖች ነው የሚያሳልፈው። አሮዬው ድልድይ የተከባባል መኪኖች ማሳለፍ ስለማይችል አደጋ ላይ ነበረና አሁን በትልቁና ሰፊ ነው። በአንዱ በአንዱ ሮድ ወይም በአንዱ መንገድ ብቻ አራት መኪና ያሳልፋል። እና በጣም ዘመናዊ በሆነ መልኩ የተሰራ ድልድይ አለን። እንደገና ደግሞ እነዚህ ወጣ ገባ ሆኖ መሬቶች እኩል ለማድረግ የተሰሩት በየቦታው አሉን። እና እኛ ከባቢ ድልድይ በደንብ ነው ያለን። የታወቀም ነው በኢትዮጵያ መሆኑ የታወቀ ነው። እኛ አካባቢ ያለው ድልድይ

መብረቅ በጣም ከሚፈሩት በጣም በጣም እኔ በሃይለኛው ማለት ነው ከሚፈሩት መካከል ነኝ በጣም ነው የምፈራው። አንዳንድ ጊዜ እንደውም እግዚአብሔር ቁጣውን የሚያሳይበት። ነገር ነው ብዬ የማስበው እና። ሞትን የማስበው በዛ ሰዓት ነው መብረቅ ባለበት ሰዓት በጣም ነው የምፈራው። የሆነ ካሁን አሁን በቃ ሞትኩ ነው የምለው እና። በጣም ብዙ አይነት አደጋዎች ወይ ደግሞ በጣም ብዙ አይነት ሰው የሚሞትባቸውም ነገሮች አሉ። እኔ ግን እንደ መብረቅ የምፈራው በህይወቴ የለም። በቃ በጣም ነው እኔ ኤርፎን አድርጌ የሆነ መስታወት እንትን ብዬ ነው እንትን የምተኛው ራሱ ማለት ነው። መብረቅ በመስታወት ራሱ ሳይ እንትን ይሄ በመስታወት ድምፁ ባይሰማኝ ራሱ በመስታወት ላይቱን ሳይ በጣም ነው የምፈራው እና። እንደ መፍረግ እንደ መብረቅ የምፈራው ነገር በህይወቴ የለም። ምንም ነገር አሁን እያሳለፍኩት ያለው ጦርነት አለ። እኛ አካባቢ ምናምን የምር እሱ አያስፈራኝም አሁን ላይ። እና ክረምት ሲመጣ አንዳንድ ጊዜ በቃ የሆነ ሰዓት አለ ይሄ መብረቅ የሚበዛበት ሰዓት አለ። ዝም ብሎ ዝናብ ሳይኖር እና በጣም ነው የምፈራው። ጆሮዬን ይዤ ምናምን በኮምፎርት ውስጥ ግብት ብዬ ነው የምተኛው። ምንም ላይት እንዳይታየኝ እና መብረቅ በጣም ከሚፈሩት ከመጠን በላይ ከሚፈሩት በቃ ከአሁን አሁን ሞትኩ ብዬ ከማስበው። አንዷ እኔ ነኝ በጣም ይሄ የመብረቅ እንትን አለብኝ። እንዴት ማስተካከል እንዳለብኝ አላውቅም። መብረቅ በጣም ነው የምፈራው ድምፁንም ላይቱንም በጣም ነው የምፈራው።

ቡና መፍጨት አውቃለሁ በደንብ ፈጫለሁ ቡና ጠጭ አይደለሁም በመጀመሪያ ደረጃ ቡና አልወድም። ቡና ጠጪ አይደለሁም በፋሚሊ በሙሉ ቡና አይጠጣም። ማዘር ነፍሷን ይማረውና በእሷ ምክንያት ሁላችንም አቁመናልና። እና ግን መፍጨት እችላለሁ በደንብ መፍጨት የምችለው። እንኳን መፍጨት እኛ በባህላዊ መንገድ እኛ ኢትዮጵያውያን የምንጠቀምበት አለ ምናልባት በታሪክ ልትሰሙ ትችላላችሁ። ግን እውን የምንጠቀምበት እንትን አለ መፍጫ በእጅ ማለት ነው። ይሄ በእጅ ሙቀጫና ዘነዘና ይባላል። በሱ ነው። ብዙ ጊዜ እኛ የምንወቅጠው መውቀጥ ነው የሚባለው ያው በኤሌክትሪካል እንትን ሲሆን ነው መፍጨት የምንለው። እና መውቀጥም መፍጨትም እችላለሁ ሁለቱንም። የሚፈጨው ከሚፈጨው ይልቅ የሚወቀጠው በጣም ይጣፍጣል ይላሉ እናቶቻችን እና የሚጠጡት የሚጠጡት በ ቡና የሚወቅጡት የሚጠቀሙት የሚፈጩት በዛ በሙቀጫው ነው። ሙቀጫ ነው የሚባለው በሙቀጫው ነው የሚወቅጡት። እና ያ ይጣፍጣል ይላሉ። እና ብዙ ጊዜ አልጠጣም ግን እፈጭላችኋለሁ እና ደግሞ እወቅጥላችኋለሁ። አሁን ላይ ግን ዘመኑ ለኛ ለኢትዮጵያውያን ማለት ነው ዘመኑ ስለተሻሻለልን። እንትን ነው የምንጠቀመው በመፍጫ ነው የምንጠቀመው ብዙ ጊዜ መብራት ካልሄደ። በመፍጫ ነው የምንጠቀመው እና ፈጭቼ አውቃለሁ ያው አልጠቀምም አልጠጣም እንጂ ፈጫለሁ።

ዋይፋይ እጠቀማለሁ ይቺ ትንሿ ራውተር አለችኝ። ባለቤቴ የገዛልኝ ቤት ስለምውል ባለቤቴ ገዝቶልኝ ነው። ትንሿ ራ ራውተር አለችኝ ከአንድ ወር በኋላ ታልቃለች ወደ የካቲት አካባቢ መጀመሪያ አካባቢ ታልቃለች። አመታዊ ነው የተገዛልኝ የነበረ። አሁን ግን ስለተወደደ ቀጣይ እንትን ላይ ዋይፋይ የማይኖረኝ ይሆናል ራውተሯ አለችኝ የዋይፋይ ራውተር የምትንቀሳቀሰዋ ማለት ነው። እና የተገዛችውም ሌላ ማለት እዚህ እንትን ኢንተርኔት አይሰራም ነበር። እና በዛ ምክንያት ነው የተገዛችልኝ። ሌላ ሀገር ዋይፋዩን አስጀምረናት እዚህ እንድትሰራ ማለት ነው። እና በዛ ምክንያት ዋይፋይ አለችኝ። ዋይፋይ እጠቀማለሁ ያለ ዋይፋይ ላይፌ በጣም ከባድ እንደሚሆን እርግጠኛ ነኝ። ምክንያቱም ስራ የምሰራው በዋይፋይ ነው። ምዝናናውም በዋይፋይ ነው ሰው የማገኘውም ቢሆን በዋይፋይ ነው የምተዋወቀው በዋይፋይ ነው። ቀኑ የሚሄድልኝ በዋይፋይ ነው እና ያለው ዋይፋይ እንዴት እንደምኖር ከአንድ ወር በኋላ እኔ እንጃ። ህይወት እኩል የሚቆም ነው የሚመስለኝ። እና ዋይፋይ ከመጠቀሜ የተነሳ ማለት ነው። ረጅም ጊዜ ከመጠቀሜ የተነሳ ለ ለሁለት አመት ነው የተጠቀምኩት። እርካሽ ስለነበረ በአሁኑ ግን በጣም ነው የጨመረው ግን እጥፍ ነው የጨመረ። እንዴት እንደሚሆን እግዚያብሔር ነው የሚያውቀው። እና ዋይፋይ እጠቀማለሁ በደንብ እስካሁን ላደረገልን እግዚያብሔር ይመስገን። ዋይፋይ ተጠቃሚ ነኝ ወደፊትም እንደምጠቀም ተስፋ አደርጋለሁ

የምወደው የዳቦ አይነት በጣም ብዙ አይነት እወድሃለሁ። ብዙ ጊዜ የሚመቸኝ ግን አምባሻ ወደ ትግራይ አካባቢ ይዘወተራል ወደ ሰሜኑ አካባቢ ወደዚህ እኛም ያለንበት አካባቢ አምባሻ በደንብ ነው የሚሸጠው። እና አምባሻ በጣም የሚመቸኝ የዳቦ አይነት ነው። የገብስ ዳቦም እንዲሁ በየዳቦ ቤቶቹ ስለሚሸጡ ቀላሉን እናገኛለን እና እነሱንም በጣም ደስ ይሉኛል። ከጤና ማንፀር እሱ ይመቸኛል። ሶስተኛው ደግሞ የውሃ ዳቦ አለ እሱም ወደ እኛ አካባቢ ነው ብዙ ጊዜ የሚዘወተረው ወደ ሰሜኑ ክፍል እና። እሱ በጣም ደስ ይላል በውሃ ነው የሚመስለው በውሃ አንፋሎት። ምንም ለአይነት እዛት አይነካውም አይነካሁም። እና በጣም ደስ ይለኛል እሱ። የውሃ ዳቦ ማለት ነው። እና እነዚህ ሶስቱ በጣም ይመቹኛል። ከዛ ባለፈ አብዛኛው ዳቦ ደስ ይለኛል በጣም ደስ ይለኛል። የምጠላው አይነት ዳቦ የለም። ግን ደግሞ አሁን ወደ ገጠራማ አካባቢ ደግሞ የሚጋገሩ ዳቦዎች አሉ። በኮባ ቅጠል። ወይ ደግሞ ጉና ጉና መሰለኝ የሚባለው በኮባ ወይ በጉና ጉና ቅጠል። የሚጋገሩ በምጣድ ከላይም ከታችም እሳት እየተነደደባቸው በህብረት ምጣድ የሚጋገሩ ዳቦዎች ነው። ድፎ ዳቦ ነው መሰለኝ የሚባለው ጌራ መሰለኝ እንደዛ ነገር ነው የሚባለው። ደስ ይላል በጣም ቃኑ ደስ ይላል የኮበው ቃና ደስ ይላል። በሱ ነው የሚጋገረው። ልብስ ሆኖት እና በጣም ይጣፍጣል። ብዙ አይነት ዳቦ እዳለሁ አምባሻ የመጀመሪያው በቀላሉ የማገኘው እሱ ስለሆነ አምባሻ አንደኛ

እሳት ለማንደድ። ብዙ የሚያስፈልገው ነገር የለም ክብሪት ነው የምንጠቀመው ብዙ ጊዜ እዚህ በቀላሉ የምናገኘውን ክብሪት ነው በርካሽ የምናገኘው ማለት ነው። ኢትዮጵያ ውስጥ መሰለኝ የሚመረተው የውጭ ግብአት ስላልሆነ በጣም ርካሽ ነው። እና ክብረትና ብዙ ጊዜ የምጠቀመው እኔ ራሴ እንትን ነው። ፕላስቲክ ፌስታል ማለት ነው። ክብረት እና ፌስታል እንትን ማለት ነው ማያያዝ ነው እሱ። ሰዎች ግን ይሄንን አይችሉትም አብዛኞቹ ሰዎች አይችሉትም እንዴት ነው? ፌስታሉን ማንደድ እንዳለባቸው እና ፌስታል እጠቀማለሁ ምክንያቱም በቅርብ እንጨት ወይም ስንጣሬ እንጨት ምናምን ማግኘት ስለማልችል ማለት ነው። እና ፌስታል ከሌለ በወረቀት አያይዘዋለሁ ወረቀት። ለማንደድ የምጠቀምበት በወረቀት ነው ክብሪት ጭሬ በወረቀት ማለት ነው። ሻማም እጠቀማው። እንጨት እጠቀማለው። ዋናው ነገሩ ግን ክብሪት ነው ዋና ነገር የሚያስፈልገው ክብሪት ነው ክብሪት ካለ በምንም ነገር ይያያዛል። ይሄን ለማን እሞክራለሁ ማለት ነው።

በምን ጣፍ ላይ እቀመጣለሁ። በደንብ ነው የምቀመጠው። ሁሌም ምቀመጠው ሲጀመር በምንጣፍ ላይ ነው ሌላ በምን መቀመጥ እችላለሁ ምክንያቱም። ፍራሹ ራሱ በጣም ስስ ስስ ይሄ ከምንጣፍ ያልተሻለ ስስ ፍራሽ ላይ ነው የምተኛው። እና እዛው ላይ ነው እሱን አጥፌ እንደ መፈረሻ ነው የምጠቀምበት። ከምንጣፍ አይተናነስም የምቀመጥበት። ፍራሽ ይሄና ስሙ ፍራሽ ሆነ እንጂ ምንጣፍ ነው። ከዛ ውጪ ደግሞ ምንጣፍ ላይ እጠቀማለሁ ግን እቀመጣለሁ ግን ምንጣፉ ምንድነው? ይሄ ፕላስቲካ ያልሆነ ምንጣፍ ይሄ ቀዝቃዛ ያልሆኑ ምንጣፎች ላይ ማለት ነው ቀዝቃዛ ያልሆኑ ምንጣፎች ላይ ፕላስቲክ በምን የተሰሩ አልወድም። በክር የተሰሩ ምንጣፎች ላይ ግን እቀመጣለሁ። የሚመቸኝም ለዛ ነው። ረጅም ጊዜ ፍራሼ በጣም ስስ ሆኖ ታች ከመቀመጥ የተነሳ። ሶፋ ላይ ኮምፈርት እየተሰጠኝም ከፍ ብሎ መቀመጥ እና ምንጣፍ ላይ ነው ሰው ቤት ሄጀራው ምጣፍ ላይ ነው የምቀመጠው። እና ምንጣፍ ላይ ብዙ ጊዜ ነው የምቀመጠው። ግን እነዚህ የክር ምንጣፎች ላይ እነዚህ ኳሊቲ ያላቸው አሉ አይደለም ቅዝቃዜ ወደ እማያስተላልፎ ወደ ላይ ከስሜንቶ ወደ ላይ እነሱን አይነት ምንጣፍ እቀመጣለሁ። እነዚህ ፕላስቲኮች ላይ ምናምን ግን እነሱ ላይ አልቀመጥም። ቅዝቃዜው ከባድ ነው።

የማስታውሰው ልዩ በዓል አብዛኞቹን በዓሎች በጣም ነው የምወዳቸው ምክንያቱም በጉጉት ነው የምንጠብቃቸው ስፔሻሊ ደግሞ ልጅ እያለን አዲስ ነገር ስለሚኖር ቤት ውስጥ በማንኛውም ቀን የሌለ ነገር ነው የሚኖረው። እና ለምሳሌ ለፈረንጆች ወይም የሆነ ለውጭ ለነጭ ሰዎች ያን ያክል ትልቅ ነገር ላይሆን ይችላል። ይሄ ነገር ግን ለኛ ከልጅነታችን ጀምሮ የለመድነው በግ ይገዛልና የሚታረድ ማለት ነው። በግ ይታረዳል ወይ ደግሞ ዶሮ ይታረዳል ወይ ደግሞ ለይት ያለ ማለት ከበዓላት ውጪ። የማናደርጋቸው የማይደረጉ ነገሮች ቤታቸውን ውስጥ እንትን ይላሉ እና ማንኛውም በዓል ለኔ ልዩ ነው በጣም ልዩ ነው። አንደኛ ሃይማኖታዊም ስለሆነ የምናከብረው በዓል ሃይማኖታዊም ነው። እኛ ኦርቶዶክሳውያን የምናከብራቸው በዓላቶች በሙሉ ጌታ ኢየሱስ ክርስቶስን በዓላት በተመለከተ ነው እና አብዛኛው በዓላችን የምናከብረው። ሁሉም ለኔ እንልዩ በዓል ነው። በተለይ ደግሞ ጥምቀት የቀጣይ ሳምንት የሚመጣው ጥምቀት በጣም ልዩ ነው ለኔ። ምክንያቱም ከልጅነታችን ጀምሮ ከልጅነቴ እኔም በኔባቾች ያሉትም አብዛኛው ኢትዮጵያዊ። በአመት አንድ ጊዜ በጣም የሚያምር ልብስና ጫማ የሚገዛለን የጥምቀት ሊደርስ ሲል ነው። እና እሱ ተጽዕኖ አሁንም ድረስ ቢገዛልኝም ባይገዛልኝም የሱ ተጽዕኖ አሁንም ድረስ ጥምቀት ሲደርስ ያጓጓኛል እና። ትልቅ ሰው ሆኜ ራሴ እየሰራሁ ራሱ የሆነ የሚገዛልኝ ሁሉ ይመስለኛል። እና እሱ ተጽዕኖ አላህ አሁንም ድረስ ጥምቀት ያለው እና ጥምቀት ለኔ በጣም ልዩ በዓል ነው። በዛ ላይ የምንጠመቅበት ብቻ ልዩ ይሄ ብዙ ጊዜ እኛ ሴቶች ቤት ውስጥ ውለና አይደለ በዓል ምን አከብረው እኛ ሰርተን ምናምን ምናምን ነው። እና ድካም ነው ብዙ ጊዜ አብዛኞቹ በዓላቶች ላይ። ጥምቀት ግን በቃ ነጻነት ቀን ነው በጣም የምንበለው የሚጠጣ ምናምን አይደለም በዓሉም የሚበል የሚጠጣ አይደለም የአደባባይ በዓል ነው። ዝንጥ ብለን የምንወጣበት አእምሮብን የምንወጣበት ሴቶች በተለይ እና እሱን ጥምቀትን በጣም ነው የምወደው ድካም የሌለበት በዓል ስለሆነ በጣም ነው የምወደው።

ባዶ እግር አዎ መራመድ አውቃለሁ ይኸው ከዚህ በፊት እንደገለጽኩት ገጠር አካባቢ ነው የተወለድኩት ስለዚህ ገጠራማ አካባቢ ደግሞ በባዶ ግርማ መሄድ ኖርማል ነው በጣም ኖርማል ነው። በዛ ላይ ባዕድ ነገር የለም። ይሄ መጥፎ ብረት ነገር ወይ ደግሞ ምናምን ቢወጋ እንደዛ እንደዛ ነገር የለም ንጹህ መሬት ስለሆነ። ቢወጋ ወይ ደግሞ እግርን የሚወጋ ነገር ቢኖር እንጨት ነው ከእንጨት የበለጠ ነገር የለም። እና እንደ እግራችን በጣም ጠንካራ ነው እና በባዶ እግሬ መሄድ መራመድ በደንብ ነው የማውቀው። በልጅነቴ እስከ አስር አመት የአካባቢ ድረስ በባዶ ሄጄ ነው ያደኩት። ጫማ ለ በአመት አንዴም የሚገዛ ነው ለትምህርት ቤት ብቻ የሚሆን ነው እሱ። እና በባዶ እግር ሄጄ ነው ያደኩት። ደግሞ ከቅርብ ጊዜ በኋላ የሳይንስን ጥናት የሰማሁት። በባዶ እግር መሄድ በጣም ትልቅ ጥቅም አለውና በአውስትራሊያ ያሉ ሰዎች በባዶ እግራቸው እንደሚሄዱ ሰማው። እና መሄዴ ምናልባትም አሁን ጠቅሞኝ ይሆናል። አሁን ላለብህ ላለውበት ጥሩ ጤና እየጠቀመኛል እሱ ነው የሚሆነው ብዬ አስባለሁ። ምክንያቱም እዛ መሄዴ እዛ የሚሄደው በአቧራ ወይ ደግሞ ምንድነው በአፈር። ደስ የሚለው ደግሞ አፈር ነው ሲሚንቶና የመሳሰሉት ሴራሚክ ነገሮች የሉም። በአፈር እና በሳር ስለሆነ ብዙ ነገር ንጥረ ነገር እርግጠኛ ነኝ በእግሬ አማካኝነት አግኝቼ ይሆናል ብዬ አስባለሁ። እና በባዶ እግሬ መራመድ አውቃለሁ በደንብ ነው የማውቀው እስከ አስር አመት አስራ አንድ አመት ድረስ። በባዶ እግሬ በመሄድ ነው ያደግኩት። እናውቃለን

ስንት ኢሜይል አለክ? ለማን እልክካለው ማለት ይሄ እነዚህ ትልልቅ ሰዎች ቢዝነስ ማኖች አይደሉም። ይሄን ስራ መስራት ያለባቸው እነሱ ናቸው በዚህ አጋጣሚ አሳውቁኝ። ጥያቄያችሁ ለእነዚህ ለትልልቅ ሰዎች ለቢዝነስ ማኖች ነገር ነው የሚመስለው እና ኢሜል የሚጠቀሙት እንደነዛ አይነት ሰዎች ናቸው እኔ ኢሜይል የማደርገው አላደርግም መቼም ሚሴጅ አይደለም ኢሜይል አደለ ኖርማል ቴክስት ምናምን አይደለም መልእክት አይደለም ኢሜይል ዋናው በኢሜይል እንትን መላላክ ነው ባለስልጣኖች ወይ ደግሞ እነዚህ ትልልቅ ሰዎች ቢዝነስ ማኖች ምናምን ሚጠቀሙትን አይነት ኢሜይል አልላላክም። ይኸው አንዳንድ ጊዜ ለስራ ልክ እንደዚህ አይነት ስራ ከተገኘ ለእንደዚህ አይነት ስራ እሞክራለሁ እንጂ ከሰው ጋ እርስ በእርስ ኢሜይል አልላላክም። ምክንያቱም ዝቅ ያለ ሌላ ፕላትፎርም ስላለ ኢሜይል አልላላክም እና ምንም አይነት ኢሜይል አልላላክም

አዎ ኮከቦችን መመልከት እወዳለሁ ከሆነ ጊዜ በኋላ ነው ኮከቦችን መመልከት የወደድኩት ከቅርብ ጊዜ በኋላ። ምክንያቱም ደግሞ ውጭ ተኛ ነበረና ማለት በሙቀት ከ ሌላ ጋር ነበርኩ ከፍተኛ ሙቀት የተነሳ ውጭ ስተኛ። ጣራ ላይ ነበር የምተኛው እና ኮከቦችን ነው የማየው እንቅልፍ አይመጣም ነበርና። ሁሌም የማየው ኮከቦችን ነው ኮከቦችን በጣም ደስ እንደሚሉ ያወኩት ያኔ ነው። ብቻ ደስ የሚል ስሜት አሉ ጸጥ ያለ ሌሊት ላይ ምናምን ጸጥ ያለ ነው እንቅልፍ አይወስደኝም እና። በቃ ኮከቦችን በቃ እኔና ኮከቦች ብቻ ነን ያለነው በዛ እንትን ታይም የሚሰማኝ ማለት ነው። እና ኮከቦች ከዛ በኋላ በጣም እወዳለሁ የሆነ ሚስጥር አላቸው ያው እኔ እኔ አልገባኝም ሚስጥራቸው በርግጥ ግን እንዳላቸው ተረድቻለሁ። ሚስጥር እንዳላቸው በሉ ደስ የሚል የሚያሰኝ ሲንቀሳቀሱ ያለው ኮከቦች ሲወረወሩ አያለሁ። እና ኮከቦች ማየት በጣም መውደድ የጀመርኩት ከዛ በኋላ ነው። እና አሁንም ድረስ ኮከቦች ማመልከት ደስ ይለኛል እወዳለሁ ኮከቦችን መመልከት በጣም ነው የምወደው

መስመር ላይ ቪዲዮዎችን እመለከታለሁ። ምክንያቱም ዉሉዬ በሙሉ አብዛኛውን ሰዓቴ መስመር ላይ ነኝ። እና ለስራም ለምንም እና መስመር ላይ ቪዲዮዎችን በጣም ነው የምመለከተው። ዳውሎድ አድርጌ ምናምን አይደለም የምመለከተው እኔ ቪዲዮዎችን። ምንም አይነት ቪዲዮ በፊልምም ሊሆን ይችላል በምን ሙዚቃም ሊሆን ይችላል ብቻ ምንም አይነት ቪዲዮ። ኦንላይን ነኝ ምክንያቱም ዋይፋዩ የራሴ ስለሆነ ምንም ደውሎድ አድርጌ የምጠቀመው ነገር የለም። እና ኦንላይን ላይ ቪዲዮ በደንብ እመለከታለሁ። ያው ትምህርት አዘል ከሆኑ የሚጠቅሙኝን ማለት ነው በጣም ብዙ የሚጠቅሙ አሉ። በነገራችን ላይ ኦንላይን የደግሞ መስመር ነኝ። በጣም መጥፎ ነገር አለ በጣም ጥሩ ነገረም አለ። እና ይኸው መርጦ መርጬ የሚመጀኝን ወይም የሚሻለኝን ቪዲዮ መስመር ላይ አያለሁ። እና ምርጥ ነው። እንደውም የፈለኩትን አይነት ቪዲዮ በፈለኩት ጊዜ በመስመር ላይ ነው ላገኝ የምችለው።

ከደንበኞች ጋር እሰራ ነበረ ከዚህ በፊት በነበረኝ ስራ ብዙ ደንበኞች አሉ። በጣም ነበር የሚወዱኝ አብዛኞቹ ደንበኞቼ እና በዛም ተግባብተን ስራ እንሰራለን። አሁን ድረስ ስራውን አቁሜ በዛ የተግባባንበት ስራ። ደንበኞቼ ደንበኛ የሆኑበትን ስራ አቁሜ እያለው አሁንም ብዙ ስራ አብረን እንሰራለን። እንደዚህ አየር ላይ የሚሰሩ ስራዎችን በደንብ ነው የምንሰራው እና። ከብዙ ደንበኞቼ ጋር ጓደኞቼ ናቸው ሆነው የቀሩ ብዙዎቹ ናቸው ደንበኞቼ። እና ከደንበኞቼ ጋር እንሰራለን ብዙ ስራ ነው የምንሰራው። ጥሩ ሰዎች አግኝቼበታለሁ ደንበኞቼ በጣም ጥሩ ደንበኞች ነው ያሉኝ። እና ብዙ ጊዜ አብረን የምንሰራበት በተለይ በዚህ በኦንላይን በምንም አብረን የምንሰራው በጣም ብዙ ስራ አለ። የምንሰራው አብረን ማለት ነው እና ከደንበኞች ጋር ስራ እሰራለሁ